ስሜ ነው ይላል እንግዲህ እነዚህ በጣም ሶስት ወርዶች ናቸው ስሜ ነው የሚለው? ለምን ስሜ ነው ማለት ለምን እንዳስፈለገ አልገባኝም ግልጽ አይደለም። ምን ማለት እንደሆነም አልተረዳውም። ግን ስምህ ማነው? ከሆነ ስሜ እንግዲህ እኔ አማሩ ጋሾሩም እባላለሁ። ከዛ ውጪ ስሜ ነው የሚለው ግልጽ ስላልሆነ በዚህ መንገድ ነው ልመልስ የምችለው። አመሰግናለሁ

ሆስፒታል ይላል ሆስፒታል ማለት ህመምተኞች በሽተኞች የጤና መታወክ የገጠማቸው ሰዎች በቀላሉ ህክምና የሚያገኙበት መድሃኒት የሚያገኙበት እና አስፈላጊውን እርዳታ የሚያገኙበት ተቋም ነው። እንዲህ ሆስፒታል ለብዙ ሰዎች በጣም ወሳኝ እና በጣም አስፈላጊ ነገር እንደሆነ ይታወቃል። ምክንያቱም ሆስፒታል ከሌለ ወይም ጤና ተቋማት ከሌሉ የሚታመሙ በሽተኞች የመዳን እድላቸው በህይወት የመቆየት እድላቸው በጣም ዝቅተኛ ነው። ሆስፒታል ካለ ግን ቢያንስ መዳን የሚችሉ በሽታዎችን መዳን የሚችሉ ህመሞችን ተፈውሰው መዳን ይችላሉ ማለት ነው። ስለዚህ ሆስፒታል በዋናነት በሽተኞች ህክምና የሚያገኙበት ተቋም ነው። አመሰግናለሁ